በስራ ጊዜ እረፍት ታደርጋለህ ይላል? አይ በስራ ጊዜ ብዙ ጊዜ እረፍት አላደርግም። ያው ምሳ ሰዓት ላይ ነው እረፍት ምክንያቱም አንድ ሰዓት አለኝ ለምሳ። ምሳ በልቼ ደቂቃ ላይ የተወሰነ ደቂቃ ላይ አርፋለው። እንጂ በስራ በስራ ጊዜ እረፍት አርፌ አላውቅም። ምክንያቱም ስራ ነው ያው አልፌ አላውቅም

በመስታወት ላይ ምን ያህል ጊዜ ታያለህ ይላል? አይ እኔ ያው በመስታወት ብዙ ጊዜ ጠዋት ጠዋት ብቻ ነው። መስታወት ያው አንዴ ብቻ በቀን አንዴ ጠዋት ብቻ እሱም እሱም ጠዋት። እንትን ስል በቃ ጠዋት ነው አንድ ታጥቤ ምናምን እየታጠብኩ ጠዋት ብቻ ነው። እንዴ የምትጠቀመው መስታወት? ያው እዛ ውጭ ተጠቅሜ አላውቅም። ጠዋት ጠዋት ብቻ ነው።

ስትታመም ከስራ ትቆያለህ? ይላለ አዎ አይ ያው እንትን ካላለ ትንሽ ብዙ ጊዜ በጣም ካልባሳኝ አልቆየ እቆያለሁ በጣም ሲያመኝ ነው። ብዙ ጊዜ ወደ ህክምና የምሄደው ብዙ ጊዜ ያው ስራ ስለሆነ። ቲብሰኝ ነው ያው የምሄደው እንጂ ብዙ ጊዜ ቶሎ ብዬ ህክምና አልሄድም። ትንሽ

የፀሀይ መውጣትን ታያለህ ይላል? አዎ ፀሀይ ስትወጣማ አያታለሁ። ምክንየመቱም ያለሁት ያው ደስ ፀሀይ መውጫ ነው። ያለሁት እዛ ስትወጣ አያታለሁ። ስትገባም እናያታለን ያው ትታ ይሄን አለሽ። ያው ያለኝ ተራራ ቦታ ስለሆነ ያለነው። ስትገባም ስትወጣም እናያታለን።

ስጦታ መስጠት ትወዳለህ ይላል አዎ በጣም ደስ ይላል። በተለይ ያው ሰርፕራይዝ ስታደርግ ያው ስጦታ ብቻ ስስ በጥቅሉ ስትሰጥ ደስ የሚል ነው። እንትን አለ እና ደስ ይላል ስጦታ መስጠት ደስ ይላል። የሆነ ውስጥህ ደስ የሚለው ስሜት።

ስራህን ትወደዋለህ ይላል? አዎ በጣም ምክንያቱም ስራዬን እወደዋለሁ በጣም ነው የምወድ ምክንያቱም ስራ ስራን ልትወደው ይገባል ታከብረው ይገባል። ምክንያቱም ስራ ነው አ ጉሮሮህ እና ስራን የምወደው በጣም ነው። የምወደው አለም አክብሮም በጣም ነው የምወደው

ብስክሌት ትጋልባለህ ይላል? አው ብስክሌት እጋልባለሁ ብስክሌት እንደመጋለብ የሚያስደስተኝ ነገር የለም። ብስክሌት እጋልባለሁ በጣም በጣም ነው የምጋልበው። እጋልባለሁ ምክንያቱም አንዳንዴ ራሱ ወደ ስራ ስመለስ ብስክሌት አንዳንዴ እንትን እላለሁና እጠቀማለሁ። እና ብስክሌት በጣም ነው የሚመቸኝ

በአካባቢው ድልድይ አለ በአካባቢው አብዛኛው ድልድይ የለም። ምክንያቱም ያው ድልድይ የለም ብዙ ጊዜ ሚያስቸግር ክረምት ቦታ ላይ ነው። ክረምት ሰዓት ክረምት ወቅት። በቃ በጎርፍ ማለት ለመሻገር ድልድይ የለም። አብዛኛው እና አንድ ድልድይ አለ ያው ትንሽ ያስቸግራል። ያው በክረምት ወቅት ነው ወደ ብዙ ጊዜ የምንቸገር። ምክንያቱም ያው ወደ ክረምት ላይ ድልድዩ ውሃው ሲሞላ መሻገሪያ ሲጠፋ ድል በቃ ትንሽ ያስቸግራል። ክረምት ላይ

ስንት? ቋንቋ ትችላለህ ይላል እኔም የምችለው ቋንቋ። አንድ ነው እሱም ያው አማርኛ ነው አማርኛ ነው እሱም። ምክንያቱም ተወለጄ ሳልግም ያው በአማርኛ ነው ያወራሁት። ይወረዱክ። እና አንድ ቋንቋ ብቻ ነው የምችለው አማረኛ

በእግር ምን ያህል ርቀት መሄድ ትችላለህ? ይላል። እኔ በእግሬ ያው ሃያ ሰላሳ ኪሎ ሜትር በቃ መሄድ እችላለሁ እሄዳለሁ። ሃያ- ሰላሳ ኪሎ ሜትር የመሄድ እዛ በላይ መሄድ ይቻላል። ግን ያው ብዙ ጊዜ ሃያ ሰላሳ ኪሎ ሜትር በቃ ችግር የለብኝም ያው አይደክመኝም።

መጠየቅ ቀላል ነው። አዎ ይቅርታ መጠየቅ በጣም ማለት ያው አንደኛ ፈጣሪ ጋር። ፈጣሪን የምታስቀይም ይቅርታ አለኝ ፈጣሪን ታስቀይማለህ ይላል መፅሃፉ ራሱ። ይቅርታ ከይቅርታ በላይ ምን አለ? ይቅርታ መጠየቅ ያው ያስደስታል ያው ደስ ይላል ይቅርታ ስትጠይቅ

የስራ ምኞትህ ምንድነው? እኔ ስራዬ ምኞቴ ያው ብዙ ጊዜ ሹፌር ብሆን ደስ ይለኛል ምክንያቱም ህብረተሰቡን ባገለግል ደስ የሚለኝ ያው ሹፌር ሆኘ ህብረተሰብ ማገልገል ደስ ይለኛል የዛሬ የተኖረ ሰው ባገለግል ነው በቃ በጣም ውስጤ ነው

ሹራብ መስፋት ትችላለህ? ይላል አይ እኔ ሹራብ መስፋት አልችልም አልችልም አይሆንልኝም ምክንያቱም ይበላሽብኛል ብሰፋውም እራሱ ይበላሽብኛል ምክንያቱም አላውቀውም ይበላሽብኛል። መስፋት አልችልም እኔ ሹራብ መስፋት አልችልም እኔ አይሆንልኝም

በስልክ ገንዘብ ትልካለህ? ይላል አዎ በስልክ ገንዘብ ልካለሁ ምክንያቱም ያው ሞባይል ባንኪንግ አለ ሞባይል ባንኪንግ ብዙ ጊዜ እጠቀማለሁ። ሞባይል ባንኪንግ እጠቀማለሁ። እና እልካለሁ ይሄ ነው ያው በው ብዙ ጊዜ ሞባይል ባንኪ ያው ከተማ ራቅ ስላልነው ብዙ ጊዜ ሞባይል ባንኪክ ነው የምጠቀመው።

ሳህኖችን መታጠብ ትወዳለህ ይላል? አዎ ሳህኖቹን ማጠብ ደስ ይለኛል እወዳለሁ። ምክንያቱም ንጽህና ለራስ ንጽህናዋ ከንጽህና በላይ ምን አለ? ናይት ታጥቦ ምናምን ያው ሳህኖቹን ብትጠቀም ያው በጣም ንጹህ የሆነ ነገር ብቻ ያስደስታል። ይቺ ሳህኖቹን ማጠብ ያው እወዳለሁ። እኔ

የምትወደው እንስሳ ምንድነው? ይላል እኔ የምወደው እንስሳ ያው ውሻ እወዳለሁ። እኔ ውሻ በጣም ነው የምወደው። ምክንያቱም በቃ የብሄ ራሱ ጌታውን እኮ አይናክስም። ገና በርቀት አይቶ ነው የራሱን መሆን ሲያውቅ የራሱ ጌታ መሆንን ሲያውቅ አይጮህም። ሌላ ሰው ሲሆን ነው እንትን የሚሆነው እና ውሻ በጣም ነው የምወደው በጣም እወዳለሁ።

ምን አይነት ጥቅማ ጥቅሞች አሉ ይላል? እኔ ያው ምንም ያው ብዙጊዜ ጥቅማ ጥቅሞች የለውም ያው አንዳንድ ሰው እንደዚህ ሰርተህለት። የሆነ ደስ ሲለው ያው ደስ ሲለው የሆነ ቲፕ ምናምን ያደርጋል። ከዛ ውጪ ያው ደሞዝ ደሞዝ ነው እንጂ ሌላ ምንም የለም። ያው ሰርተህ ደስ ሲል እሱን ቲፕ ሊያደርግ ይችላል።

መስኮትን ከፍተህ ትተዋለህ? ይላል እኔ ብዙ ጊዜ መስኮት አልከፍትም፤ ምክንያቱም ያው ያለንበት ቦታ ትንሽ አንደኛ አቦራ ምናምን ስላለ አቦራ ይገባል እና ብዙ ጊዜ መስኮት አልከፍትም ሁለተኛ ዝምብ እንደዚህ ምናምን ስለሚገቡ ብዙ ጊዜ መስኮት ከፍቼ አልተውም፤ አልተውም

የምትወደው መጠጥ ምንድነው? ይላል የምወደው መጠጥ ምንም የለም ለስላሳዎች እኔ ጠጥቼ አላውቅም ያው መጠጥ ለስላሳዎች ጠጥቼ አላውቅም መጠጣትም አልፈልግም። ምክንያቱም ያ አንደኛ ያው ለኔ ማለት ጠጥቼ አላውቅም ብቻ መጠጣት ስለማልፈልግ ነው። ለስላሰ ብቻ

በቀን ስንት ሰዓት? ስንት ሰዓት ስልክ ትጠቀማለህ ይላል። እኔ በቀን ያው ሙሉውን ቀን ማለት ነው የምጠቀመው ብዙ ጊዜ። ምክንያቱም ያው የምሰራው ስልኬ ጋር የተያያዘ ነው። ስራ። በስልኬ እያየሁት አንዳንድ ነገር እንደዚህ የሚጠፋ የጥገና ስራ እንደዚህ ስልክ ላይ ነው። ያየሁት ብዙ ጊዜ የምጠቀመው እና ብዙ ጊዜ ቀን እጠቀመዋለሁ ስልኩን አብሬ። ለስራ ማለት ነው።

ምን ያህል ጊዜ መጽሐፍ ታነባለህ? ይላል እኔ ያው ብዙ ጊዜ መጽሐፍ ማነበው እረፍት በቃ እረፍት ባለኝ ሰዓት ያው ብዙ ጊዜ ያው ስራ መልስ ብዙ ጊዜ ያው እንትን አነባለሁ። እረፍት እረፍት ስሆን ብዙ ጊዜ ያው ከስራ መልስ ሁሌም አነባለሁ።

ዋይፋይ ትጠቀማለህ ይላል? ዋይፋይ ብዙ ጊዜ ያው አልጠቀምም የለም። ያው ዋይፋይ የለም እኛና ያው ዳታ ነው የምጠቀመው ብዙ ጊዜ እና ዋይፋይ ብዙ ጊዜ የለም። እኛ አንደኛ መብራት ሁለተኛም ያው ከተማ ትንሽ ራቅም ስለሚል ዋይፋይ የለም። እኛ ነው ያው ዳታ ነው ብዙ ጊዜ ዋይፋይ የለም። ዋይፋይ አልጠቀምም

ወደ ስራ በሰአት ትደርሳለህ ይላል? አዎ በሰአት ነው ምክንያቱም አስቀድሜ ነው የምነሳው ገና ቀደም ብዬ ስለምነሳ። እና በሰአት ነው የምደርሰው ብዙ ጊዜ። አንዳንዴ ነው ትራንስፖርት ሳጣ እንደዚህ ማረፍደው እንጂ ብዙ ጊዜ አርፍጄ አላውቅም በሰአት ነው የምደርሰው። በሰአት ነው የምደርሰው ብዙ ጊዜ ወደ ስራ

የምትወደው ፊልም ምንድነው? ይላል እኔ ያው ብዙ ጊዜ ብዙ ጊዜ የምወደው ፊልም። አሁን ትቻለው ብዙ ጊዜ አልተ አልልም ምክንያቱም ያው ወደ ስራ ምናምን እንደዚህ ነው። እንጂ ፊልም ብዙ ጊዜ ያው ድራማ ነው። ያው እንደዚህ አንዳንዴ የቤቶች እንደዚህ ተከታታይ ድራማዎች ምናምን እንደዚህ አያለው።

የድምጽ መልእክት ትልካለህ ይላል አይ ብዙ ጊዜ የድምጽ መልእክት ልኬ አላውቅም ምክንያቱም ብዙ ጊዜ ያው በቴክስት ነው በድምጽ ልኬ አላውቅም። ቴክስት ነው የብዙ ያው ወደምፈልገው እንትን በቴክስት ነው ብዙ ጊዜ እንጂ በድምጽ ብዙ ጊዜ ልኬ። አላውቅም። በጽሁፍ ነው ብዙ ጊዜ የምጠቀመው። ያው። መልእክት ካለ በጽሁፍ ነው ብዙ ጊዜ እንጂ በድምጽ ልኬአላውቅም

ጥፍርህን ትቆርጣለህ ይላል? አዎ ጥፍሬን እና እቆርጣለሁ ብዙ ጊዜ ጥፍር ማለት በቃ እኔ ማሳደግ አልወድም። ደስ አይለኝም አልወድም ጥፍር እንዲያድግ አልፈልግም አልወድም እኔ ደስ አይለኝም። ምክንያቱም ብዙ ቆሻሻዎች ያው ያስከትላል። ምክንያቱም ያው እኛ ስራ ስለሰላበት ጊዜ በጥፍር ውስጥ ቆሻሻ ስለሚይዙ። ጥፍር አሳድጌ አላውቅም